ምን አይነት ጥቅማ ጥቅሞች አሉህ ለሚለው እኔ ጥቅማ ያሉኝ ጥቅማ ጥቅሞች። የተለያዩ ነገሮችን ከተለያዩ ቦታ በማምጣት ወይንም ሰው በሰው በማስመጣት አንዳንድ ነገሮችን በመሸጥ ሽያጭ በማድረግ። ከእነዚህ ላይ ጥቅማ ጥቅም ወይንም ትርፍ ነገር አገኛለሁኝ

በስልክ ገንዘብ ትልካለህ ለሚለው አዎ ገንዘብ በስልክ እልካለሁኝ። ለምሳሌ ልክ አለሁበት ሆኜ ለተማሪዎች ጥሬ ገንዘብ ትራንስፈር አደርጋለሁኝ እልካለሁ እንደውም ደግሞ ካርድ ካርድ በመሙላት እንደዚሁ በስልክ ገንዘብ እልካለሁኝ። እናም በስልክ ገንዘብ ለተለያዩ ቦታዎች ለቤተሰብ ለጓደኛ እልካለሁ

ቀርከሃ በአካባቢው ያድጋል። ለሚለው ቀርከሃ በአካባቢዎ አያድግም። ግን ቀርከሃን ከሌላ ቦታ ካለበት ቦታ በመግዛት ወጣቶች ቀርከሃን በመያዝ ይጠቀሙታል። እናም ቀርከሃ በአካባቢዎ አያድግም። ግን አይቼ አውቃለሁኝ።

በየትኛው ቀን ወደ ገበያ ትሄዳለህ? ለሚለው በተለያዩ ልክ ሰባቱንም ቀናት ጉልት የሚባል ገበያ አለ፤ የፈለጉት ነገር የሚገኝበት ግን በይበልጥ ሰኞና ቅዳሜ ሀሙስ የሚባሉት ትክክለኛ ዋና ገበያ ናቸው፤ እናም በእነዚህ ቀናት በብዛት በዋና ቀን ገበያ በሚሆንበት እሄዳለሁኝ፤

የምትመኘው ስራ ምንድነው? ለሚለው ኧ ማለትም እኔ አሁን ልክ የምኞቴን ኧ አግኝቻለሁኝ ልክ በጤና ዙሪያ ነበርና የምመኘው አሁን ልክ በጤና ዙሪያ ነው። ስራ ያገኘሁት ግን ደግሞ ወደፊትም እኔ የምመኘው ስራ ንግድ የተለያዩ ነገሮችን ኧ መነገድ ኧ ምኞቴ ነው።

ኮምፒውተር መጠቀም ትችላለህ? ለሚለው ኮምፒውተር መጠቀም አልችልም። የምትጠቀመው የተለያዩ አይፎን ስልኮችን እነዛ ነው የምጠቀም። እና ታች ክላስ እየተማርኩ ያለ ዘጠነኛ ክፍል አስረኛ ክፍል። ምናምን ላይ ያን ጊዜ ነበር እንጂ ያው ከትምህርት ጋር ተያይዥነት ባለው መልኩ የምጠቀመው። አሁን ግን ኮምፒውተር መጠቀም አልችልም። አይፎን ስልኮችን ነው የምጠቀም

ከጎረቤቶችህ ጋር ጥሩ ግንኙነት አሉህ? ለሚለው እኔ ከጎረቤቶቼ ጋር በጣም ጥሩ የሆነ ግንኙነት አለኝ፤ ማለትም ጎረቢቶቼ ፀበይ ያላቸው። ሩህሩሆች ሁሉ ነገር ናቸው እኔም ልክ እንደነሱ ጥሩ የሆንኩ ፀባይ ያለኝ ሁሉን ነገር በጥሩ በጥሩ ሁኔታ ንግግሮችንም በጥሩ ሁኔታ የምመልስ ነኝና ከጎረቤቶቼ ጋር ጥሩ የሆነ ግንኙነት አለኝ።

በቤትሀ ልዩ የሆነ መቀመጫ አለህ ለሚለው? ያው ልዩ የሆነ ላስቲክ ወንበሮች እንዲሁም ደግሞ የሆኑ ዱካ የሚባሉ እንደ ዱካ አይነት መቀመጫዎች እና ከ ጠፈር ከ ከብት የተሰራ ቆዳ የተሰሩ መቀመጫዎች አሉኝ። እናም በቤቱ ልዩ የሆኑ እነዚህ አሉኝ።

ጥላ ወይስ ፀሀይ ትመርጣለህ ለሚለው? ጥላንም ፀሀይንም እመርጣለሁኝ። አሁን ልክ በብዛት ጠዋት ጠዋት ፀሀይ ስትወጣ መሞቅ በጣም እመርጣለሁኝ። በጣም ሀይለኛ ፀሀይ እና ሙቀት በሚሆኑበት ሰዓት ደግሞ ጥላን እመርጣለሁ። እናም ጥላንም ፀሀዬንም በጣም እመርጣቸዋለሁኝ።

ከስራ ሰዓት በኋላ ትሰራለህ ለሚለው? አዎ ስራዎችን ሄጄ አሁን ለምሳሌ በመንግስት ተቋማት ላይ ያሉ ስራዎችን ከሰራሁኝ በኋላ። ቤት ውስጥ መጥቼ። የራሴን የተለያዩ የተለያዩ ስራዎችን ምግብ በማብሰል ልብሶችን በማጠብ እንደዚሁ የተለያዩ ስራዎችን በመስራት ከስራ ሰዓት በኋላ እሰራለሁኝ

በምን ሰዓት ትተኛለህ ለሚለው እኔ የምተኛው ያው በቋሚነት ባይሆንም አንዳንድ ጊዜ አራት ሰዓት አንዳንድ ጊዜ ደግሞ አምስት ሰዓት ተኛለሁኝ፤ በቋሚነት ግን አምስት ሰዓት ላይ እተኛለሁ ምክንያቱም እስከዛ ድረስ ያሉኝን ስራዎች በማከናወን እቆያለሁኝ።

ማሰላሰል ታደርጋለህ ለሚለው? አዎ ማሰላሰል አደርጋለሁኝ። ኧ ማለትም እ በምሰራቸውም የስራ ሂደትም ላይ ኧ ቶሎ ብዬ ስራዎችን ኧ ሳልተገብር ኧ ቀስ ብዬ እንዴት ነው እምሄደው? እንዴት ነው? ኧ በቃ ጥሩ ነገር እንዲሰራ ኧ ውብና ማራኪ የሆነ ስራ እንዲሰራ ኧ አሰላስሌ ኧ ጥሩ ድርጊት ለማድረግ ኧ ማሰላሰል አደርጋለሁኝ።

የድሮ ፎቶዎችን ትይዛለህ ለሚለው? አዎ የድሮ ፎቶዎቼን ይዛለሁኝ። ምክንያቱም ልክ የሌሎቼን አሁን ካለው ጋር እያመሳሰልኩ እንደዚህ አንዳንድ ጊዜ አረፍ ስል ሲደብረኝ ምናምን እነዛን እየወጣሁኝ። ድሮ እንዴት ነበርኩኝ ዛሬስ እንዴት ነኝ? እያልኩ እያመሳሰልኩኝ እያየሁኝ የድሮ ፎቶዎችን በጣም እወዳቸዋለሁኝ። እይዛለሁ

በመስኮት ጎን መቀመጥ ትወዳለህ ለሚለው አዎ እኔ በመስኮት መቀመጥ እወዳለሁኝ። አሁን ለምሳሌ በትራንስፖርት ላይ በመኪና እየሄድኩኝ። በተለይ አይቼው ማላቅ ቦታ ሲሄድ የተለያዩ ወንዞችን ሸለቆችን። ሁሉን ነገሮች እነዛን ሻንተረሮቹን ማየት በጣም ደስ ይለኛል። እናም በመስኮት ጎን መቀመጥ እወዳለሁኝ።

የምትወደው መጽሐፍ ምንድነው ለሚለው እኔ የምወደው መጽሐፍ ኤክስትሪም ባዮሎጂ እንዲሁም ደግሞ ጂኦግራፊን የተለያዩ ካርታዎችን በማየት ሁሉን ነገር በማለት እነዚህን እወዳለሁ እንዲሁም ደግሞ የአዲስ አለማየሁን መጽሐፍ ማንበብ እወዳለሁ ፍቅር እስከ መቃብር የሚለውን መጽሐፍ እናም የምወዳቸው መጽሐፍ ምንድነው ለሚለው እነዚህን እወዳቸዋለሁ።

የስራ ግምገማ ተደርግልሃል የሚለው የስራ ግምገማ ያው አልፎ አልፎ ስብሰባም ስለሚካሄድ በስራ ሁኔታ ላይ በዛን ጊዜ ጥሩ ጎንህ ይሄ ነው ጥሩ ግንሽ ይሄ ነው ጥሩ ግንሽ ይሄ አይደለም በማለት የስራ ግምገማ ተደርጎልኛል እኔም ደግሞ እንደዚሁ የስራ ግምገማ አድርጌም አውቃለሁኝ። እንደዚሁ የሰውን የስራ ግምገማ እናም የስራ ግምገማ ተደርጎልኛል።

መተግበሬዎችን ታወርዳለህ? ለሚለው የተለያዩ መተግበሬዎች አሉ አሁን ለምሳሌ ልክ የራሳቸው የሆነ አዠንዳዎች ብዙ ነገር የያዙ መተግበሬዎች አሉ እነዛን እያወረድኩኝ ልክ አግባብ ባለው መልኩ ልክ እነዛን መተግበራ መተግበሬዎች እያየሁኝ አወርዳለሁ።

በዶቄ መፍጨት ታውቃለህ? ለሚለው አዎ በዶቄ መፍጨት አውቃለሁኝ የተለያዩ ጥራጥሬዎቼን እንዲሁም ደግሞ ቅመማቅመሞችን እህ እነዚ እንዲውም ደግሞ የተለያዩ እርጥብ ቅመማቅመሞች ለየወጥ የሚያገለግሉ እነዚህን ነገሮች በዶቄ መፍጨት አውቃለሁኝ።

ልዩ ችሎታህ ምንድነው? ለሚለው እኔ ልዩ ችሎታዬ። ልክ አሁን ለምሳሌ በጽሁፍ ከጽሁፍ ጋር ተያይዞ። ጽሁፍ የእንግሊዘኛን ጽሁፍ የአማርኛን ጽሁፎችን እንደውም ደግሞ። የተለያዩ አበባዎችን ሲደብረኝ እንዲሁም ደግሞ ለመለማመጃ እያልኩኝ አንዳንድ ነገሮችን እሰራለሁኝ። እናም ልዩ ችሎታዬ ይሄ ነው

የምትወደው ቁጥር ስንት ነው ለሚለው? ያው ሁሉንም ቁጥሮች ከትንሽነት ጀምሬ ሁሉንም ያወኳቸው የተረዳኋቸው ናቸው ሁሉንም እወዳቸዋለሁ። ግን አስራ ዘጠኝ ቁጥርን እወደዋለሁኝ። ምክንያቱም አስራ ዘጠኝ በመጣ ቁጥር ልክ ከሃይማኖት ጋር ተያይዞ ገብርኤል የሚባል አለ እሱ ልክ አስራ ዘጠኝ ሲመጣ ቡና አፈላለሁ ቄጠማ ጎዘጉዛለሁ። የተለያዩ ቁርሳ ቁርሶችን አቀርባለሁኝ ፈንዲሻና እያፈነደሽኩ ምናምን ይሄንን ቁጥር እወደዋለሁ።

መብረቅ ፈራ ነው ለሚለው? እኔ መብረቅ ፈራለሁ። በተለይ በክረምት ወራት በ በሁልጊዜ ልክ በተደጋጋሚ መብረቅ በሚጮህ በሚስገመገም ሰዓት እኔ መብረቅን በጣም ነው ሲብለጨለጭ የምፈራው። እናም መብረቅ ፈራ ነኝ።

የደንበኛ እርካታን ታሳውቃለህ ለሚለው አዎ እኔ የደንበኛን እርካታ አሳውቃለሁኝ። የደንበኛ እርካታ በተለያዩ እንትኖች ልክ ማድረግ ባለብኝ ጥሩ ጥሩ ነገሮችን ፈገግታ ጥሩ የሆነ ፈገግታ በማሳየት ጥሩ የሆነ ስራን በመስራት እነሱን በሚያስደስት መልኩ በመስራት የደንበኛ እርካታን አሳውቃለሁ

አስተያየት መቀበል ትወዳለህ? ለሚለው አዎ እኔ አስተያየት ሲሰጡኝ በጣም ነው የምወደው። በስራም አይሁን ከስራ ጋር ተያያዥነት ወይንም ደግሞ ልክ በሌላ በንግግርም ሆነ። ሁሉንም በስራ ሂደትም ላይ ሆነ አስተያየት ሲሰጡኝ አስተያየት መቀበል በጣም እወዳለሁኝ

የአካል ብቃት እንቅስቃሴ ታደርጋለህ ለሚለው? የአካል ብቃት እንቅስቃሴ አደርጋለሁኝ። ጠዋት እንደውም ቀድሜ በመነሳት የተለያዩ የስፖርት አይነቶችን በመገለባበጥ ሴት አፕ የሚባሉትን በመስራት። እንደውም ደግሞ የኳስን በየኳስ እንዲሁም ደግሞ የዝላይ ምናምን በመስራት የአካል ብቃት እንቅስቃሴ አደርጋለሁኝ

ኢሜይል ትጠቀማለህ ለሚለው? አዎ ኢሜይል ኢሜይልን እጠቀማለሁኝ። የተለያዩ የትምህርት ማስረጃዎችን እንዲሁም ደግሞ የሚጠቅሙ የትምህርት ዘርፎችን በማውረድ በ ከኢሜይል እዛ ላይ በማስቀመጥ የተለያዩ የትምህርት ማስረጃዎችን ሁሉን ነገሮች እጠቀማለሁኝ። እናም ኢሜይል እጠቀማለሁ

እንደገና ጥቅም ላይ መዋል ታደርጋለህ እ ለሚለው እ አዎ አደርጋለሁኝ እ ለምሳሌ አሁን እ የሸክላ ምጣድ አለ እንጀራ መጋገሪያ አሁን ያንን እንጀራ ጋግሬ ጋግሬበት እ ሳበቃ እንደገና ደግሞ ለዳቦ መጋገሪያነት አውለዋለሁኝ። እናም እ አሁን ቀለም የቀለም እቃ ቀለም ተቀብቶ ሲያበቃ የቀለም መያዣ የነበረውን እንደገና ለፍሳሽ ማጠራቀሚያ አደርገዋለሁ ለቆሻሻ ውሃ ማጠራቀሚያ

የስራ ጊዜው እንዴት ነው ለሚለው? የስራ ጊዜው አሪፍ ነው። ሁለት ስራ በመግባት። ስድስት ተኩል ለምሳ በመውጣት ከዛ ደግሞ ተመድሼ ሰባት ተኩል እገባለሁኝ። እናም አስራ አንድ ተኩል ደግሞ ከስራ እወጣለሁኝ። እናም የስራ ጊዜውን በአግባብ እጠቀማለሁ። የስራ ጊዜው እንዴት ነው የሚለው በዚህ ሂደት

የምታስታውሰው ጥሩ መምህር አለ ለሚለው? አዎ ከመጀመሪያ ከልጅነት ጀምሮ እጄን እስክርቢቶ እጄን አስይዞ ስሜን እንደውቅ ያደረገኝን ፊደሎችን እንደለይ ያደረገኝን። የተለያዩ ኤቢሲዲወችን እንድለይ ያደረገኝን እና ካሃ እስከፕ ያሉ ፊደሎችን እንድለይ ያደረገኝን ይሄንን መምህር አረሳውም ሁልጊዜ አስታውሰዋለሁ።

የስራ አአአ ችን ትከተላለህ ኧ ለሚለው አዎ የስራ አሰራሮችን እከተላለሁኝ አግባብ ባለው ሁኔታ ኧ ቅደም ተከተል ባለው ሁኔታ። እሰራለሁኝ የየ በዘፈቀደነት ሳይሆን በጥሩ ሁኔታ እንዲሰራ ኧ አደርጋለሁኝ ኧ እናም የስራ አሰራሮችን ሁልጊዜ እከተላለሁ

የመንገድህን ስም ታውቃለህ ለሚለው? አዎ የመንገዴን ስም አውቄ ነው የምነሳ የመንገዴን ስም አውቃለሁኝ። በምሄድ ጊዜና ሰዓት የራሳቸው የሆነ ውስጥ ለውስጥ የራሳችሁ የሆነ የሰፈር አላቸው። እነዛን በግራ ምን እንደሁ በቀኝ ምን እንደሁ ከኋላ ምን እንደሁ ከፊት ምን እንደሁ? የመንገዴን ስም አውቃለሁኝ

ማር ትወዳለህ ለሚለው? አዎ እኔ ማር በጣም ነው የምወደው። ሀይልና ሙቀት ሰጭም ነው። ለጤናም እንደ አጠቃላይ ለጤና ጥሩ ነው። እናም እኔ ማርን ሁል ጊዜ በባዶ ሆዴ ለሆድ ቁርጠት እንዲከላከልልኝ እያልኩ በባዶ ሆዴ እመገበዋለሁ ምግብ ከወሰድኩ በኋላ እመገበዋለሁ። እናም ማር እወዳለሁኝ

የምትመኘው የእረፍት ጊዜ ምንድነው? ለሚለው እኔ የምመኘው የእረፍት ጊዜ እ በተለየ በዓላት በሚውሉበት ጊዜ በእነዛ ጊዜ የ የምመኛቸው እረፍቶች አሉ። እናም ኧ አሁን በተለይ ፋሲጋ በዓል ኧ ገና ሲሆን ኧ ጥምቀት ሲሆን የምመኛቸው የእረፍት ጊዜ እነዚህ ናቸው

የስራ እድገት እየፈለክ ነው ለሚለው? አዎ የስራ እድገት እየፈለኩ ነው ልክ ባለኝ ጥረት። በምሰራውም የስራ ዘርፍ ላይ እንዲሁም ደግሞ የተለያዩ ነገሮችን። ከጎን እያደረኩኝ ለመስራት። ፍላጎቱ ስላለኝ እናም የስራ እድገት እየፈለኩ ነው

ሰዎችን በአይን ትመለከታለህ ለሚለው አዎ ሰዎችን በአይን እመልከታለሁኝ። ማለትም አመለካከታቸውን በቃ ጥሩ የሆነ የአይን እይታ አለ። መጥፎ የሆነ የአመለካከት ልክ ከአይናቸው የሚያስታውቁ ሰዎች አሉ። እናም ሰዎችን በአይን እመለከታለሁ

በእንጨት እሳት ማብሰር ታውቃለህ ለሚለው? አዎ በእንጨት በእንጨት እሳት የተለያዩ ነገሮችን የበአል በትልቅ ነገር ወጥ የሚሰሩ በበርሜል እንዲሁም ደግሞ የተለያዩ ነገሮችን። ጥራጥሬ ለመቁላት እሳት እጠቀማለሁ እንዲሁም ደግሞ ዳቦ ለማብሰል እጠቀማለሁ። እናም በእንጨት እሳት ማብሰል አውቃለሁ

ምን? ያህል ጊዜ ስብሰባ ታደርጋላችሁ ለሚለው ስብሰባ የምናኬሂደው። በወር ሁለት ጊዜ ሶስት ጊዜ እንደውም ደግሞ የልክ አሰራራችንን እየታየ የሆነ መካከል ላይ የጎደረ ነገር ካለ በሳምንት በሳምንት በሳምንትም ሊሆን ይችላል። እንዲሁም ደግሞ የሰራተኞች አካሄድ ጥሩ ከሆነ በወር አንድ ጊዜ በወር ሁለት ጊዜ ስብሰባ። እናደርጋለን

ሻማ ማብራት ትወዳለህ? ኧ ለሚለው አ አዎ እኔ ሻማ ማብራት እወዳለሁኝ። ኧ በተለይ በአአአል በሆነ ጊዜ ለሚኬል ማርያም ኧ ገብርኤል መድኃኒዓለም። እነዚህ የተለያዩ በዓላት ኧ በሆኑ ጊዜ ሻማ ማብራት እወዳለሁኝ። እንደውም ደግሞ መብራት መብራት ኤሌክትሪክ መብራት ሲጠፋ ለመብራትነት ሻማ አበራለሁኝ። እናም ሻማ መብራት እወዳለሁ

የምታስታውሰው ልዩ በዓል አለ ለሚለው? የማስታውሰው ልዩ በዓል አዲስ አመት አዲስ አመትን በጥሩ ሁኔታ ከቤተሰብ ጋር በመሆን የተለያዩ በግ ዶሮ ጠላው። ምኑ በቃ ሁሉን ነገር። በዓሉን በደንብ አድርጌ ከቤተሰብ ጋር ተደስቼ ስላሳለፍኩኝ የማስታውሰው ልዩ በዓል አዲስ አመት ነው

ከስራ ባልደረቦችህ ጋር ጥሩ ግንኙነት አለህ? ለሚለው አዎ እኔ ከስራ ባልደረቦቼ ጋር ጥሩ የሆነ ግንኙነት አለ። እ በመሳቅ በመጫወት እ ስራዎችን በአግባቡ በመስራት እ በጥሩ የሆነ ፈገግታ በመስ በማሳየት ቅንነት እ አንዱ እ ስራው እንደዚህ ነው ሲሉኝ የጠፋውን በእ መናገር በማስተካከል እርስ በእርስ በመተጋገዝ በመተባበር በፍቅር። አዎ ከስራ ባልደረቦቼ ጋር ጥሩ የሆነ ግንኙነት አለኝ።

የድርጅት ዝግጅቶችን ትሳተፋለህ? ለሚለው ለምሳሌ የድርጅት ዝግጅት ብዙ አሉ። ከድርጅቱም ጋር ተያይዞ በህብረት የሚሰሩ ዝግጅቶች አሉ። እንዲሁም ደግሞ ልክ እንደዚሁ ከድርጅቶች ጋር ወጣ ብሎ ልጅ ሲወልዱ የሰርግ ምናምን። ስላሉ እነዚህን የድርጅት ዝግጅቶችን ሁልጊዜም እሳተፋለሁኝ።

በቤት ውስጥ ወይስ በውጭ መሆን ትመርጣለህ? ለሚለው በቤት በውጭም መሆንን እመርጣለሁ። እእ ምክንያቱም በቤት ውስጥ ኧ ልክ መፈጸም ያለባቸውን መተግበር ያለለባቸውን ነገሮች። ከቤት ማጽዳት ከልብስ ማጠብ ከሁሉም ተነስቶ እነዚህ ያው በሴት ላይ ያሉ ስራዎች ስለሆኑ በቤት ውስጥ እም መርጣለሁ። በውጭ ላይ ደግሞ በስራ ሁኔታ ሲሄድ ወደ መናፈሻ ሲሄድ የሆኑ የተለያዩ ማህበራዊ ኑሮዎችን። ኧ አብሬ ከሰው ጋር ስሆን ኧ እናም በውጭም በቤትም መሆን እመርጣለሁ

ምን አዲስ ነገር መማር ተፈልጋለህ ለሚለው? እኔ አዲስ ነገር መማር የምፈልገው የተለያዩ በሚዲያዎች ላይ አሁን አንዳንድ ነገሮች የሚጠቅሙ የሚጠቅሙ ነገሮች አሉ። እንዲሁም ደግሞ በቤት አያያዝ አዳዲስ ነገር ከእኔ የተሻለ ህይወት የሚኖሩትን እንዴት ነው ምናምን አያያዝ እያልኩኝ እነዛ ሲነግሩኝ። በተለያየ ለኔ በስራ ሁኔታዬ ላይ በስራ ዘርፌ ላይ አዳዲስ ነገሮችን። አዲስ ነገር መማር በእነዚህ ላይ ትፈልጋለህ ለሚለው አዎ እፈልጋለሁ

የቀን መቁጠሪያ ትጠቀማለህ ለሚለው? አዎ የቀን መቁጠሪያ እጠቀማለሁኝ። አሁን ለምሳሌ የኢትዮጵያና የውጪ የቀን አቆጣጠሮች ስለሚለያዩ የወራትም እንደዚሁ ስለሚለያዩ እነዛን የውጭንም የሀገር ውስጥንም የቀን መቁጠሪያ ትጠቀማለህ ለሚለው አዎ እጠቀማለሁኝ።

ሾርባ ትወዳለህ ለሚለው ሾርባ? አዎ እወዳለሁኝ። የተለያዩ ሾርባዎች አሰራር አሉ። ከእነዛም አሁን ከገብስ ከገብስ የገብስ ሾርባ አለ። እንዲሁም ደግሞ የአጃ አለ። እንዲሁም ደግሞ የአትክልት ሾርባ የሚባል አለ። ከተለያዩ ከካሮት ጋር ከሩዝ ጋር ምናምን የሚሰሩ ሾርባዎች አሉ። እናም ሾርባ ትወዳለህ ለሚለው አዎ በጣም እወዳለሁ

ምን ያህል ጊዜ ወደ ገበያ ትሄዳለህ ለሚለው እኔ በሳምንት አንድ ጊዜ ነው የምሄድ ግን ያው በፈለኩት ሰዓት ሁልጊዜም ከሰኞ እስከ እሁድ ባሉት ውስጥ ጉልት ገበያ የሚባል አለ፤ ዋና ገበያዎችም እንደዚሁ ሰኞና ቅዳሜ አሉ እኔ ግን በብዛት ሰኞ ሰኞን እሄዳለሁኝ ገበያ አንድ ቀን።

ገንዘብ ትቆጥባለህ? ለሚለው አዎ ገንዘብ እቆጥባለሁኝ። ምክንያቱም በሰው ልል ህመም አለ። እንዲሁም ደግሞ የተለያዩ ማህበራዊ ኑሮዎች ድንገት ሊመጡ የሚችሉ አሉ። እንዲሁም ደግሞ ድንገት ተነስቶ በሆነ አጋጣሚ ወደ ቤተሰብ የሚኬድበት ስስ ጊዜ አለ። እና ብዙ የሚያስፈልግ ነገር ሊመጡ ስለሚችሉ ገንዘብ ትቆጥባለህ ለሚለው አዎ እቆጥባለሁ

ስራህ አድካሚ ነው ለሚለው አዎ ስራዬ ያው አድካሚ ነው። ኧ አድካሚ ቢሆንም ልክ ያው በዛው መስራት ባለብኝ ሰዓት እና ጊዜ ኧ ስራዬንም በስርዓት አክብሬ ቢደክመኝም ቢሰለቸኝም በስርዓት አድርጌ ደንበኞችን ውብና ማራኪ አስደሳች በሆነ መልኩ ኧ አስተናግዳለሁ። እናም ስራ አድካሚ ነው ለሚለው አዎ አድካሚ ነው

በእጅ የሚሰራ ስራ ታደርጋለህ ለሚለው። አዎ ያው ቤት ውስጥ የተለያዩ ስራዎችን ያው በእጅ የሚሰሩ ናቸው። እናም ከእጅ ስራ ጋር ከጥለት ጋር ተያይዞ እንዲሁም ደግሞ የተለያዩ ከስፌቶች ጋር ምናምን ተያይዞ። እነዚህን ስራ የ በእጅ የሚሰራ ስራ ታደርጋለህ ለሚለው አዎ የተለያዩ ስራዎችን አደርጋለሁ።

ዝናብ ሲዘንብ ምን ታደርጋለህ ለሚለው? ኧ ዝናብ ሲዘንብ ቤት ውስጥ ሆኘ ወደ ውጭም እምሄድ ከሆነ ዣን ጥላ ይዤ ኧ እሄዳለሁኝ። ኧ እናም ደግሞ ውጭ ላይ ከሆንኩኝ ኧ ቶሎ ብዬ ዝናብ እየመታኝ ወደ ቤት ለመግባት እሮጣለሁኝ። እንደውም ደግሞ ዝናብ ሲዘንብ ኧ ምን ታደርጋለህ ለሚለው? ውሃ በሚያጥረኝ ሰዓት የዝናብ ውሃን በማጠራቀም ለተለያዩ ለእቃ ማጠቢያዎች ለልብስ ማጠቢያዎች ይጠቀምበታለሁኝ።

ፎቶ ማንሳት ትወዳለህ? ለሚለው አዎ እኔ ፎቶ ማንሳት ደስ ይለኛል። ራስ በራሴንም ተለያዩ መናፈሻዎች፣ ደስም የሚያሰኙ ረግረጋማ ቦታዎች ላይ ተራሮች ላይ ቦታ እየሆንኩኝ ራሴን ማንሳት ደስ ይለኛል። እንዲሁም ደግሞ ህፃናትን ህፃናትን ለ በ ለልደት ቀን ፎቶ ማንሳት ደስ ይለኛል እናም ከጓደኞችም ጋር መነሳት እወዳለሁኝ። እና ፎቶ ማንሳት ትወዳለህ ለሚለው ፎቶ ማንሳት እወዳለሁ።

ሳህኖችን መታጠብ ትወዳለህ? እ ለሚለው አዎ ሳህኖችን መታጠብ እወዳለሁኝ። እ የቤት ውስጥ ያሉ አሁን ለምሳሌ ሳህኖችን የተለያዩ እም እ ዝግጅቶች ምናምን በሆኑ ሰዓት እ የተመገቡባቸውን እ ሳህኖች ንጽህና አስይዛለሁ። እንዲሁም ደግሞ ቤት ውስጥ የተመገብኩባቸውን እ ለግሌ እነዛንም እ ጽዱ እንዲሆኑ አደርጋለሁ። እናም ሳህኖችን መታጠብ ትወዳለህ? ለሚለው አዎ እወዳለሁ

ማታ ከስራ በኋላ ምን ታደርጋለህ? ለሚለው ማታ ከስራ በኋላ የተለያዩ እግር ኳሶችን ቦሊ ቦሊ እነዚህ የሚጫወቱትን ስፖርት የሚሰሩትን እነዚህን አያለሁኝ ተለያዩ መናፈሻዎች ጋር እሄዳለሁ። እና ማታ ከስራ በኋላ ምን ታደርጋለህ? ለሚለው እነዚህን አደርጋለሁ።

ልብሶችህ በስርዓት የተቀመጡ ናቸው ለሚለው አዎ በስርዓት የተቀመጡ ናቸው። እናም ቆም ሳጥን ውስጥ ታጥበው የደረቁ በሽቶ የተቀቡ በንጹህ ራሱን በጠበቀ ሁኔታ። ቁም ሳጥን ውስጥ የሚቀመጡት ቁም ሳጥን ውስጥ እንዲሁም ደግሞ ሻንጣ ውስጥ የሚቀመጡትን በስርዓት አድርጌ ሻንጣ ውስጥ አስቀምጣለሁና። ልብሶች በስርዓት የተቀመጡ ናቸው ለሚሉት አዎ በስርዓት የተቀመጡ ናቸው

የምትወደው ስፖርት ምንድነው ለሚለው እኔ የምወደው ስፖርት መረቡ ኳስ እወዳለሁኝ እንዲሁም ደግሞ መገለባበጥ ወደኋላ ወደፊት በጭንቅላት መቆም፤ እንደውም ደግሞ ሴት አፕ የሚባለው ሴት አፕ ፑሽ አፕ እነዚህን ነገሮች እና የገመድ ዝላይ የሚባሉ ስፖርቶችን እወዳለሁ።

ስጦታ መስጠት ትወዳለህ ለሚለው አዎ እኔ ስጦታ መስጠት በጣም ደስ ይለኛል። ለምሳሌ ጓደኞቼ ሲዳሩ ለሰርጋቸው ሰጣለው። እንድሁም ደግሞ በምርቃን በምርቃት ሰዓት ጓደኞቼ ሲመረቁ የተለያዩ ስጦታዎችን እሰጣለሁ። እናም ልጆች ደግሞ ለልደት ለልጆች ለልደታቸው ስጦታ እሰጣለሁ። እናም ስጦታ መስጠት እወዳለሁ።

በፋህም ማብሰል ታውቃለህ? ለሚለው አዎ በፋህም ማብሰል አውቃለሁኝ እነሱም እንደ ዳቦዎች እንደ ኬኮች እንደሁም ደግሞ የተለያዩ እንደ ዳቦ ቆሎዎች እንደ ፓስትኒ የሚባል እንደውም ደግሞ አሳምኩሳ የሚባሉ እናም በፋህም ማብሰል ታውቃለህ ለሚለው አዎ በፋህም ማብሰል አውቃለሁ።

ቀትር ምን ትመገባለህ ለሚለው? እኔ ቀን የተለያዩ በየአይነት የሚባሉ ምግቦችን እመገባለሁኝ። ከነዛም ውስጥ የእንጀራ እንጀራ ልክ በአትክልት በቆስጣ በሰላጣ እንዲሁም ደግሞ አርብሮብ ሲሆን እናም ደግሞ አርብሮብ ካልሆነ እንጀራ እንደዚሁ በጥብስ በቀይ ወጥ እመገባለሁናም። እናም ቀትር ምን ትመገባለህ የሚለውን እነዚህን እመገባለሁ

የልደትህን እንዴት ታከብራለህ? ለሚለው እኔ ልደቴን ጓደኞቼን በመጥራት ጎረቤትን በመጥራት እንዲሁም ደግሞ ቤተሰቦቼን በመጥራት የተለያዩ ኬክን በማዘዝ ኬክ በማስደፋት ኬክ በማቅረብ ማለት ሻማ በማብራት እንዲሁም ደግሞ ሞቅ ደመቅ ባለ መልኩ የልደት የልደትህን እንዴት ታከብራለህ ለሚለው በዚህ መልኩ በደስታ ፎቶ በመነሳት አከብራለሁ

በአካባቢዎ ድልድይ አለ። ለሚለው አዎ በአካባቢው ድልድይ ድልድይ አለ። እ እንዲሁም በማህበረሰብ እ በእጅ የተሰራ ከእንጨት ምናምን ለወንዞች መሻገሪያ ለሰው ለሰው መሻገሪያ በእንጨት የተሰራ ድልድይ። ያለ እንደውም ደግሞ ለመኪና ማሳለፊያ የሚሆን ከብረት እ ከሽቦ የተሰራ እ ድልድይ አለና በአካባቢው ድልድይ ያለ ለሚለው አዎ አለ።

ስራዎችን በቅደም ተከተል ታስቀምጣለህ ለሚለው? አዎ ስራዎችን በቅደም ተከተል አስቀምጣለሁ። ምክንያቱም የ የምሰራቸውን ስራዎች ልክ በቅደም ተከተል በዘፈቀደነት የተቀመጡ ስራዎች ለኔም ጥሩም አይሆንም። በፈለኳቸውም ሰዓት ስፈልጋቸው ላይገኙ ስለሚችሉ ስራዎችን በቅደም ተከተል አስቀምጣለሁኝ እናም በፈለኳቸው ሰዓት አገኛለሁ። መቼ እንዳኖርኩ እንዴት እንደሆነ? ቀን ጽፌ ያለበትን ቦታ ልዩ በሆነ ቦታ አስቀምጬ አገኛቸዋለሁናም። ስራዎችን በቅደም ተከተል ታስቀምጣለህ ለሚለው? አዎ አስቀምጣለሁ

በተፈጥሮ ውስጥ መራመድ ትወዳለህ? ኧ ለሚለው በተፈጥሮ የ ያሉ አሁን ለምሳሌ ኧ ወንዝ አለ ኧ እኔ አሁን ወንዝን መራመድ እወዳለሁ። እናም ትልልቅ ድንጋይ በተፈጥሮ ትልልቅ ድንጋዮች አሉ እንደ መረማመጃነት ልክ በተፈጥሮ ራሳቸውን ችለው የተቀመጡ እማይነቃነቁ እናም እነዛን ከድንጋይ በድንጋይ ላይ መራመድ እወዳለሁ። እናም በተፈጥሮ ውስጥ መራመድ ትችላ ትወዳለህ ለሚለው አዎ እወዳለሁ

ሌሎችን መርዳት ትወዳለህ? ለሚለው አዎ እኔ ሌሎችን መርዳት በጣም ነው የምወደው። በእኔ አቅም ብር ለሚፈልጉ ብር ያለኝን እዘረጋለሁ። እንደውም ደግሞ ምግብ የራባቸውን በረሃብ እየተሰቃዩ አሉ እነዛን የተራቡትን ምግብ እሰጣለሁ። እናም ሌሎችን መርዳት ትወዳለህ? ለሚለው እኔ በጣም እወዳለሁኝ

የህዝብ ማመላለሻ ትጠቀማለህ? ለሚለው እኔ የህዝብ ማመላለሻ አልጠቀምም። ማለትም ራሴን ችሌ ይሄው በታክሲም ሆነ በባጃጅም ሆነ በሞተር ሳይክልም ሆነ እንደዚሁ ይኸው በሰው ነው እንጂ ራሴንም ችሌ የመመላለሰው የህዝብ ማመላለሻ ትጠቀማለህ ለሚለው? አልጠቀምም።

በምን ሰዓት ትነሳለህ? ለሚለው ኧ ልክ አስራ አንድ ሰዓት እነሳለሁ። አስራ አንድ ሰዓት ተነስቼ ኧ ተጣጥቤ ኧ እጄን ፊቴአአ ተጣጥቤ ወደ ቁርስ መስራት እሄዳለሁኝ። ኧ ቁርስ ከሰራራሁይ በኋላ ለተማሪዎችም ኧ እንደዚሁ ምሳ እቃ አስራለሁ እናም ተማሪችን ትምህርት ቤት አደርሳለሁ። ልጆቼን ከዛ እኔም ወደ ስራዬ እሄዳለሁ እምነሳው አስራ አንድ ሰዓት ነው።

የክላውድ ማከማቻ ትጠቀማለህ ለሚለው? አዎ ቤት ውስጥ የክላውድ ማከማቻ እጠቀማለሁኝ። ማለትም እኔ ጥሩ ጥሩ ነገሮችን አሁን ለምሳሌ መብራት የውሃ የውሃ ሪሲትን የከፈልኩበትን እንዲሁም ደግሞ የተለያዩ እማይ መጥፋት የሌለባቸውን። ዶክመንቶች እነዛን ክላዉድ ማከማቻ እጠቀማለሁኝ።

ይቅርታ መጠየቅ ቀላል ነው? ለሚለው አዎ ለኔ ይቅርታ መጠየቅ በጣም ቀላሌ እና የምወደው ነው ማለትም ያስቀየምኩትም ሰው ካለ ሮጬ ይቅርታ እጠይቃለሁ እንደውም ደግሞ እንኳን እኔ አጥፍቼ ሰው ለራሱ ካጠፋኝ በቃ ያ ሰው ማዕቱ ይቅርታ ሳይጠይቀኝ ራሴ ነኝ ይቅርታ በቃ ብዬ የምጠይቀው እና ይቅርታ መጠየቅ ቀላ ነው ለሚለው አዎ ለኔ ቀላል የኔ ነው

የትውልድ ከተማ የት ነው? ለሚለው የትውልድ ከተማ አዲስ አበባ ነው። የምኖረውም እዛው አዲስ አበባ ነው። እናም አዲስ አበባ ደስ የምትል ሰፊ የሆነች የኢትዮጵያ ዋና ከተማ ናት ሁሉ ነገር የተለያዩ ሙዚየሞች ይሚገኙባት አስደሳች የሆነች ከተማ ናት። እና የትውልድ ከተማ የት ነው የሚለው አዲስ አበባ

የቴክኖሎጂ ችግር ሲያጋጥምህ? ታደርጋለህ ለሚለው እኔ የቴክኖሎጂ ችግር ሲያጋጥመኝ። አሁን ለምሳሌ እነዚህ አይፎን ስልኮች ያው ከቴክኖሎጂ ጋር የተያያዙ ናቸው። እናም አሁን ስልክ በሚበላሽብኝ ጊዜ። ልክ ወደሚያውቁ ማስተካከል ወደሚችሉ ሰዎች ሄጄ እንዳስተካክሉልኝ አደርጋለሁ። እናም የቴክኖሎጅ ችግር ሲያጋጥምህ ምን ታደርጋለህ በሚለው? የሚያውቁ ሰዎችን እንዲያስተካክሉልኝ አደርጋለሁ።

ደብዳቤ መጻፍ ትወዳለህ? አዎ እኔ የደብዳቤ መጻፍ በጣም ደስ ይለኛል። እናም ለጓደኛ እንዲሁም ደግሞ ለቤተሰብ ለተለያዩ ለስራ ጓደኞቼ እንዲሁም አንድ ጋር ስሰራ ቆይቻቸው ለተለያዩኝ ለነዛ ደብዳቤ መጻፍ ትወዳለህ ለሚለው አዎ እኔ በጣም እወዳለሁ

ለሌሎች ማስተማር ትችላለህ? ለሚለው አዎ ሌሎችን ማስተማር እችላለሁኝ። አሁን ያልተማረ አንዳንድ ዜጎች አሉና አንዳንድ አልፎ አልፎ እነዛ መጥፎ ነገር ሲናገሩ ሳይ። ለምንድነው መጥፎ ነገር እኮ ጥሩ አይደለም? ጥሩ ነገሮችን ለመናገር ሞከሩ እንደዚህ አድርጉ እያልኩኝ ከመ መጥፎውን ጥለው ጥሩ ነገር ይዘው እንዲጓዙ አስተምራለሁ። ለሌሎችም ማስተማር ትችላለህ የሚለው በተለያዩ መንገዶች አዎ ማስተማር እችላለሁኝ

እህል መፍጨት ታውቃለህ ለሚለው አዎ እህል መፍጨት አውቃለሁኝ እንደውም የ ይቺ በእጅ የምትፈጭ ከድንጋይ የተሰራች ዋናዋም መፍጫዋም የተዘጋጁ አሉ በነዛ የተለያዩ ጥራጥሬዎችን ቅመማ ቅመሞችን የተለያዩ ነገሮችን እጫለሁኝ እናም እህል መፍጨት ታውቃለህ በሚለው አዎ አውቃለሁ።

በብዙ ህዝብ መካከል መሆን ታመቻቸህ ይላል እኔ በብዙ ህዝብ መካከል ስብሰባዎች በሚካሄዱበት ሰዓት የስታፍ ስብሰባ እና እንዲሁም ደግሞ በተለያዩ በድር ጉዳይም ሊሆን ይችላል አንዳንድ ስብሰባዎችን ያው ይመቸኛል ግን ሁልጊዜም በብዙ ህዝብ መካከል መሆን አይመቸኝም ጸጥ ባለቦታ ስሰራ ደስ ይለኛል።

አቧራ ችግር ይፈጥርብሃል? ለሚለው አዎ አዋራ ችግር ይፈጥርብኛል። ማለትም አቧራ በሚቦን ሰዓት በአይን ይገባል አይንን ህመምተኛ ያደርጋል። ባይን ሲገባ እንዲሁም ደግሞ የተለያዩ። የለበስኩትንም ልብስ እንደ አጠቃላይ ከፀጉሬ ጀምሮ እስከ ልብሶቼ ድረስ ያለውን ወደ ማቆሸሽ ሊያደርግብኝ ስለሚችል አቧራ ችግር ይፈጥርብኛል። ማለት ነው።

የጫማ ቁጥር ስንት ነው? ለሚለው የኔ የጫማ ቁጥር ከልጅነት ጀምሬ ከትንሽ ቁጥር ነበርና። ተነስቶ አሁን ያለሁበት ግን። ከሞድ ጠባብ አለ ሞድ ሰፊ የሚባል አለ። እናም ከዛ አንፃር። ልክ በቋሚነት የጫማ ቁጥር ስንት ነው የሚለው ሰላሳ ሰባት ቁጥር ነው የጫማዬ ቁጥር